አዎ ዛሬ የአየር ሁኔታው ፀሀይ በጧት ነው የወጣችው እና ትንሽ ያው ፀሀይ አለ ሞቅ ያለ አየር ነው ያለው አሁን ጠዋት ላይ ነው ያለነው። ወደ ስድስት ሰዓት እየተጠጋ ነው የተወሰነ ፀሀይ አለ። ስለዚህ በአጠቃላይ ሙቀታማ ነው ያው ብዙ ጊዜ ፀሀይ ይወጣል ለዚህ ኢትዮጵያ ውስጥ እና ፀሀያማ ሀገር ነው የምትባለው አሪፍ አየር ነው። አልፎ አልፎ ንፋስ አለው የተወሰነ ንፋስ አለው እና ቆንጆ የሚባል አየር ነው ያለው። ፀሀያማ ነው።

በጎ አድራጎት አዎ ሰርቼ አውቃለሁኝ ያው በተለያየ ጊዜ የተለያየ ቦታ ላይ በጎ አድራጎት ሰርቼ አውቃለሁኝ ያው የነፃ አገልግሎት ላይ የተለያዩ እንትን እንደዚህ ማለት ነዲያን አሮጊትና ሽማግሌ ወይንም አቅም የሌላቸው ረዳት የሌላቸውን። ለነሱ የተለያየ ምግብ በማብላት እንደገና ደግሞ እንደዚህ ለጎዳና ላይ ላሉ ልጆች ልብስ የተለያዩ ልብስ አልባሳትን በማሰባሰብ እና እዛ ስራ ላይ ተሳትፊ አውቃለሁ። የተለያየ የጽዳት መጠበቂያ እቃዎችን ምናምን ከጓደኞቼ ጋር ሆኜ በማሰባሰብ እንደዛ እንሰጣለን ማለት ነው። አዎ ተሳትፌ አውቃለሁ።

ስልኬን እንግዲህ ያው በመጀመሪያ ስልኬ ቻርጅ ሲጨርስ ነው እንትን ምለው ቻርጅ የምሰካው ግን ያው ቻርጀሬ ፋስት ቻርጀር ስለሆነ የፈጣኑ ስለሆነ በአንድ ሰዓት ተኩል እስከ ሁለት ሰዓት ባለው ጊዜ ውስጥ ይሞላል። ብዙ ጊዜ መቶ ፐርሰንት ሲሆን ነው የምነቅለው። አንዳንዴ ስልኬን ያው ለመጠቀም ስፈልግ። በመሃል አንዳንድ ጊዜ ላቋርጥ እችላለሁ ግን ያው በአንድ ሰዓት ተኩል ይሞላል ቻርጀሬ። በዛ ጊዜ ውስጥ እንትን እላለሁኝ ያው ግን እንደዛ ማደርገው ግን ያው በቀን አንዴ ነው ቻርጅ ማደርገው ከዛ በላይ አላደርግም። አንዳንድ ጊዜ በሁለት ቀንም ሊሆን ይችላል። ብዙ ካልተጠቀምኩበት በሁለት ቀንም ሊሆን ይችላል። ግን ያው አብዛኛውን በቀን አንዴ ነው ቻርጅ ማደርገው። በአንድ ቀን በአንድ ቀን በቀን በቀን ማለት ነው ሚባለው ያው በቀን በቀን ነው። ምሞላው ማለት ነው ቻርጀር።

በሚገባ አለኝ ብዬ አምናለሁ አዎ ያው ብዙ ጊዜ ነገሮች ያው ሳላስባቸው ይስተካከሉልኛል። እንደ አጋጣሚ ሆኖ ይስተካከላል እኔ አስቤው ሳይሆን። እኔ ሳላስበው ነገሮች ይስተካከሉልኛል። እና ደግሞ አንዳንዴ ያው ብቻ አሪፍ ነገር አገኛለሁኝ። አገኛለሁ ብዬ ያላሰብኩትን በስራም ሆነ በተለያየ ነገር እንደዛ አገኛለሁኝ እና እድለኛ ነገር። አዎ ነኝ እድለኛ ነኝ።

እንግዲህ የስራ ምኞቶቼ የተለያዩ ነገሮችን መስራት እፈልጋለሁ እና ስራ ሰርቼ ራሴን ማሻሻል ኑሮዬን ማሻሻል ቤተሰቦቼን ማገዝ እፈልጋለሁኝ። እና ለወደፊትም የተለያዩ ነገሮችን ከግብ አደርሳለሁ ብዬ አስባለሁ። ያው ብዙ እንደ እቅድ አድርጌ ያስቀመጥኳቸው ነገሮች አሉ። እና እነዛንም ነገሮች ያው ቀን በቀን ተግባሬ እያከናወንኩኝ ከዛ እቅዴና ግቤ ጋር እንደምደርስ በጣም ባለሙሉ ተስፋ አደርጋለሁኝ። እና ያው ፈጣሪ ይረዳኛል እና እደርሳለሁኝ ብዬ አስባለሁኝ። እና ያው በአጭሩ እንደዛ ነው።

ቀልድ ያው በሚያስፈልግበት ሰዓት ላይ የተወሰነ ቀልዳለው ያው ቀልደኛ ነሽ ይሉኛል ሰዎች ግን ሁልጊዜም አይደለም ያው ቦታ ጠብቃለሁ ለቀልድ ማንኛውም ሰው ዝም ብሎ ቀልድ መናገር በሌለበት ቦታ ላይ ቀልድ መናገር አለበት ብዬ አላምንም ግን አንዳንድ ጊዜ ያው ለቀቅ ለማለት የተወሰነና ለዛ ያለው ቀልድ ቢቀለድ አሪፍ ነው። እላለሁና እና ያው ቀልድ አለው ግን ብዙ ጊዜ አይደለም ያው በሚያስፈልግበት ሰዓት በተወሰነ መጠን ቀልዳለሁኝ። እና እወዳለሁም ለዛ ያለው ቀልድ እወዳለሁኝ አጫዋች ከሆነ ለዚያ ያለው ነገር ከሆነ ደስ ይለኛል እወዳለሁኝ።

የቀረ ምግብ ደስ አይለኝም፤ ብዙም እና ብዙ ጊዜ የቀረ ምግብ አልበላም። ማለት እኔ ያስተረፍኩት ነገር ከሆነ ልበላ እችላለሁኝ፤ በስነ ስርዓት ከደኜ እንጂ ብዙም አሁን ሌላ ሰው በልቶ ምናምን የተው ምግብ ከሆነ አልበላም፤ እንደዛ ምንድነው ወስፋቴን ብዙ አይፈቅድልኝም ደስም አይለኝም አልበላም።

ከባህላዊ ምግብ ምንድነው? ክትፎ በጣም እወዳለሁኝ። ከዛ በተጨማሪ ክትፎ የተለያየ የአሰራር አይነት አለው እወዳለሁኝ ክትፎ በቆጮ በሁለተኛ ደረጃ ደግሞ ዶሮ ወጥ እወዳለሁ ያው ዶሮ ወጥ የኢትዮጵያ ባህላዊ ምግብ ነው። ሌላው ደግሞ ከዛ ከወጥ ሌላ ደግሞ ቂንጬ እወዳለሁ በተለየ አጃ ቂንጬ የተለያየ ቅንጫ አለ ያው ሌላውንም ቅንጬ በመሰረቱ አልጠላም የአጃም የስንዴ አለ የገብስ አለ ቂንጬ እና የቦቆሎ ቦቆሎ ተከክቶን የሚሰራ ቂንጬ አለ እና ቂንጬ በጣም እወዳለሁኝ። እነዚህ ነገሮች እወዳለሁ።

ፍየል አይቼ አውቃለሁ በሚገባ አውቃለሁ ብቻ ሳይሆን ያው ፍየል በፊት ላይ ቤት ነበረ። እና ብዙ ፍየሎች ነበሩን። ፍየል መጠበቅ የሚባል ነገር አለ ያው ፍየሎችን ወደ ግጦሽ ማውጣት ያው አይግጡም ግን ቅጠላ ቅጠል ነው የሚበሉት እና በደንብ አውቃለሁ። እና ማለት ያው ፍየሎች ስለነበሩ አባቴ ስለነበረው በደንብ ነው የማውቀው። እና ያው ደስ የሚሉ በተለይ ከፍየል ያው የፍየል ስጋ ከዚህ ጋር ተያይዞ በጣም ጣፋጭ ነገር ነውና እወዳለሁኝ። የፍየል ስጋ እና ፍየል ስለነበረን በፊት ላይ አውቃለሁኝ በደንብ።

አዎ በምንጣፍ ላይ በሚገባ እቀመጣለሁ ቤት ውስጥ ፕላስቲክ ወንበርና ምንጣፍ ነው ያለው ምንጣፍ ማለት ይሄ የጅባ የሚባለው ምንጣፍ አለ እና የምጠቀመው ያው በአብዛኛው ማለት ይቻላል ምንጣፍ ላይ ነው የምቀመጠው። ምንድነው? ምንጣፍ ላይ ስንቀመጥ በጣም ምቾት አለው ከ እንደዚህ ወንበር ላይ ምናምን ከመቀመጥ በጣም ምቾት አለው ለወገብም ይመቻል። እንደገና መሬት ላይም ስለሆነ ምግብ ለመብላት ራሱ መሬት ላይ ሆነን ለመብላት ምንጣፍ ላይ ቁጭ ብሎ ለመብላት እኔ በጣም ነው የሚመቸኝ ከወንበሬ ይልቅ ምንጣፍን ነው የምመርጠው። እና የተለያየ ነገር ለመስራትም ምንጣፍ አንጥፌ ነው የምሰራው ቁጭ ብዬ ቁጭ ተብሎ የሚሰራ ነገር ከሆነ ቁጭ ብዬ ምንጣፍ ላይ ሆኜ ነው የምሰራው ስለዚህ ምንጣፍ እንደሆን በተለየ መንገድ ደስ ይለኛልም እወዳለሁኝም። ረጅም ሰዓት ከወንበር ይልቅ ደግሞ ምንጣፍ ላይ ነው ተቀምጬ ረጅም ሰዓት የማሳልፈው ማለት ነው። ስቀመጥ

ቅርጫት የለኝም። ማለት ቅርጫት ሲባል ብዙ አይነት የቅርጫት አይነት አለ። ቅርጫት ማለት? እንዴት አሁን ለምሳሌ የልብስ ማስቀመጫ ቅርጫት አለ እሱም ቅርጫት ነው የሚባለው። እሱ ከሆነ አለ ያው የተለያዩ የቆሽሹ ልብሶችን ለማስቀመጫነት በፕላስቲክ የተሰራ ሆኖ እንደዛ የሚያገለግለን አለ። እና የልብስ ማስቀመጫ ከሆነ አዎ አለኝ። ያው

የቪዲዮ ጥሪ። ብዙ የማደርግ ሰው አይደለሁም አንዳንድ ጊዜ ግን ያው ከጓደኞቼ ጋር እዚህ ከሀገር ውጪ ካሉ ሰዎች ጋር የተወሰነ የቪዲዮ ቴሌግራም ላይ ቪዲዮ ጥሪ አደርጋለሁ። እና በ እንደዚህ በቅርብ የማላገኛቸው ቤተሰብ ከእህቴ ጋር አንዳንድ ጊዜ አደርጋለሁኝ ግን እንደዚህ በቀን በቀን ምናምን የማደርግ ሰው አይደለሁም።

እንግዲህ የማውቀው ምሳሌያዊ ንግግር ኧኧ ለምሳሌ የእነቶሎ ቶሎ ቤት ግርግዳው ሰንበሌጥ የሚለው ምሳሌያዊ ንግግር ያው ኧ ያ ማለት ምንድነው? ቱ ቶ በፍጥነት የተሰራ ነገር ብዙ አይቆይም ወይንም ይበላሻል ታስቦበት ያልተሰራ ነገር እንደማለት ነው

በልጅነቴ ያለው መኖሪያ ቤት ምንድነው? እሱ የተሰራው ጣሪያው በሳር የተሰራ ነው። እንደገና ደግሞ ያው ከጣሪያው ስር እንደዚህ ቀጫጭን የባህር ዛፍ እንጨቶች አሉ በዛ ተዋቅሮ በክብ መልክ ነው። እንደዚህ አራት ማዕዘን ምናምን አይደለም የሳር ቤት ነው በሰንበሌጥ ነው የተከደነው። ሌላው ደግሞ ይሄ የእንትኑ ግድግዳው ደግሞ የተሰራው በጭቃ ቦለኬት ነው። በጭቃ ቦለኬት ይወጣና ከዛ በኋላ እሱ ሲደርቅ ነው የተገነባው ማለት ነው። የጭቃ ቦለኬት ሆኖ ክብ ነው ከዛም በኋላ ሳር ቤት ይባላል ማለት ነው። በተለምዶ አባባሉ ያው ሳር ቤት የተባለበት ምክንያት በእንትኑ ክዳኑ በቆርቆሮ ሳይሆን በሰንበሌጥ በሚባል ሳር የሳራ አይነት ስለተደረገ ማለት ነው። ጣሪያው እንደዛ ስለተደረገ ስያሜውም ሳር ቤት ነው የሚባለው።

የጨረቃ ብርሃን በሚገባ ጨረቃን ማየት ከዋክብቶችን ማየት ማታ ላይ ወጥቶ በጣም ነው የምወደው እና የሆነ ስሜት የሚፈጥርብኝ ነገር አለ። እና ደስ ይለኛል። ያው እንደውም ጨረቃ ስትጠፋ ትንሽ ጨለማ ነገር ስለሚሆን ብዙ ደስ አይለኝም። እና የጨረቃን እይታ ማየት በጣም እወዳለሁኝ አዎ ከዋክብቶችንም ማየት እወዳለሁኝ

በስራ ጊዜ አዎ እረፍት አደርጋለሁኝ በተለይ ያው እሰራና ምሳ ሰዓት ላይ እረፍት አደርጋለሁ ምሳ በልቼ የተወሰነ እረፍት ወስጄ ከዚያ በኋላ ወደ ስራ እመለሳለሁኝ። እና ያው በዚያ መልኩ ነው በመሃል የማልፈው የሻይ ሰዓት ምናምን እንደዚያ አላደርግም ግን የምሳ ሰዓት ላይ አርፋለሁኝ።

የስራ አሰራሮችን አዎ በሚገባ እከተላለሁኝ፤ ማለት ለስራው አስፈላጊ የሆነ ነገር፤ አዲስ ነገር፤ እና የተለያዩ ምቹ ሁኔታዎችን እከተላለሁኝ። እና ከዛ ጋር ከስራው ጋር አንድ ላይ አድርጌ እራሴን አፕዴት አደርጋለሁኝ ማለት። ያው ራሴን ለዛ ዝግጁ አደርጋለሁ፤ ወይንም ደግሞ በአዲስ መልክ እቀይራለሁ እና አሰራሮችን በደንብ እከተላለሁ።

አ የምጠቀመው ስልክ ያው ይሄ ምንድነው አሁን ይሄ ተች ስልክ የሚባለው ወይንም ደግሞ ባለ ስክሪን ያለው ስልክ ነው። የምትጠቀመው በፊት ላይ ትንሿን ስልክ እጠቀም ነበረ ይቺ ጠቅ ጠቅ ተብላ የምትታወቀውን ስልክ ነበረ። የምጠቀመው አሁን ላይ ግን የተች ስልክ ነው የምጠቀመው ማለት ነው። ያ ማለት የሳምሰንግ ምርት የሆነው ተች ስልክ ነው። የምጠቀመው ኤ ሰላሳ ነው።

ማህበራዊ ሚዲያ አዎ እጠቀማለሁኝ። ማለት አሁን ላይ ቲክቶክ እጠቀማለሁ፤ አያለሁ እንደውም ቲክቶክ በቀን አንድ ሶስት የአራት ምናምን እገባለሁኝ፤ እንደገና ደግሞ ከዛ በተጨማሪ ቴሌግራም እጠቀማለሁኝ። በሶስተኛነት ፌስቡክ ያው ፌስቡክ ላይ ብዙም አይደለሁም አሁን ላይ ብዙ አላይም ግን ቴሌግራም ያው ለተለያየ ነገር እጠቀሙበታለሁ፤ የተለያዩ መረጃዎችንም ስፈልግ ቴሌግራም ግሩፖች ምናምን ስላሉ እዛ ውስጥ እየገባሁ የፈለገውን ነገር አያለሁ ያው ቲክቶክ ላይም እንደዛው ያው ቲክቶክ ተጠቃሚ ነኝ ማለት አያለሁኝ ቲክቶክ ከቴሌግራም በበለጠ ቲክቶክ አያለሁኝ። እንደገና ከዛ በተጨማሪ በተወሰነ ደረጃ ዩቲዩብ የምፈልገው ነገር ሰርች አድርጌ ወይንም ፈልጌ አያለሁኝ ማለት ነው እና እነዚህን ነገሮች እጠቀማለሁ።

ወተት እጠጣለሁኝ አዎ ግን ወተት ስጠጣ ምንድነው? የማደርገው ወተቱን ባዶውን አይደለም የምጠጣው ማለት የተፈላው ወተቱን ካፈላሁት በኋላ በላው ላይ የተወሰነ ቡና እጨምርበታለሁ ማለት ነው። ከዛ በኋላ ትኩስ ወተት እንደዛ እጠጣለሁኝ። ከዛ በዘለለ እርጎም እጠቀማለሁ።